ቴንኪው በጣም አሪፍ ጥያቄ ነው አመሰግናለሁ። ጥያቄ ፎቶዎችን የት ታስቀምጣለህ የሚል ጥያቄ ነው። አብዛኛው ጊዜ እኔን ፎቶ ነው የሚያስቀምጠው ያው ያው ፎቶ ፍሬም አለ አይደል ለዛ ውስጥ ነው የሚያስቀምጠው ፍሬም አስቀምጫ ውስጥ አብዛኛው ጊዜ አስቀምጣለሁ። ደግሞ በስልክ ውስጥም አስቀምጣለሁ። እንደ አብዛኛው ጊዜ በፍሬም ውስጥ ነው የሚያስቀምጠው። እና ደግሞ ያው ፎቶን ማስቀመጥ ራሱ አንድ ጥሩ ነገር ነው። ብዙ ጊዜ ያው ባክግራውንድን የሚያሳይና ባክግራውንድ ላይ ምን እንደተሰራ ባክግራውንድ እንዴት እንደመጣን ባክግራውንድ የልጅነትን እንትኑን ያስታውሳል። ያው የልጅነትን ታሪኩን ያስታውሳል። ፎቶ ማስቀመጥ ጥሩ ነው። ያው ብዙ ጊዜ ቢቆይና ብናስቀምጥ። ያው ማስቀመጥ ደግሞ ጥሩ ነው እንደዚህ አይነት ቦታ ላይ ነው ማስቀመጥ አለብን። ደግሞ አሪፍ ጥያቄ ነው። አመሰግናለሁ ያው ብዙ ጊዜ ያው ፎቶን ለማስቀመጥ። እንደዛ አይነት ፍሬ ምናምን አስፈልጋለሁ ያው ውሃ ምናምን ሲነካ ስለሚበላሽ እንደዛ አይነት ነገር። ጥሩ አይደለም ለዛ ነው። ቴንኪው

ያ አሪፍ ጥያቄ ነው ቴንኪው እመሰግናለሁ በትምህርት ቤት የምትወደው ትምህርት ምን ነበር ይላል። ያው አብዛኛ ጊዜ እኔ የምወደው የሶሻል ተማሪ ቢሆንም አብዛኛ ጊዜ እኔ ናቹራል ተማሪ መሆን እፈልግ ነበረ። እንትኑን አይቼ ነው እንጂ ትንሽ አካባቢውን አፌክት ስለማያደርግ አካባቢው ላይ ያለውን እንትኑን አፌክት ስላደረገ ነው እንጂ። ያው አብዛኛ ጊዜ ነው የምወደው ማትስ ነው ማትስ በጣም እወዳለሁ በቃ ካልኩሌት አይን። አእምሮን ማሰራት እፈልጋለህ አብዛኛው ጊዜ ማለት ነው። አእምሮን በቃ ክሬቲቪቲ የሆነ ክሬት የሆነ ነገር ክሬት ማድረግ እና ደግሞ የሆነ ሲስተም የታሰረው ነገርን እንዴት አድርገን መፍታትን እንደምንችል። ያው አብዛኛው ጊዜ እሱን አሁን ሶሻል ተማሪ ብዙ ተማሪ ማትስ ብዙም አይችልም። ግን እኔ ማትስ እወዳለሁ ደግሞ እሰራለሁ አብዛኛው ጊዜ ማለት ነው። ብዙ አሁን ጥያቄዎች። ብዙ ጥያቄዎች አሉ አሁን ለምሳሌ ብዙ ችግርን ለመፍታት የምንጠቀማችሁ ወንጌል ጥያቄዎች አሉ እንደዛ አይነት ጥያቄዎች። መሰራት እችላለሁ እና ደግሞ የምወደው በጣም የምወደው ትምህርት ማትስ ነው። ቴንኪው በጣም እሰክናለሁ

በጣም አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁኝ ጥያቄ። ገንፎ እበላለሁ ገንፎ ብዙ ጊዜ የኛ የባህላዊ ምግብም ስለሆነ ያው ገንፎን በጣም ነው የምንበላው እኛ ጋር። ብዙ ቁጮ ምናምን ስላለ እዛ ጋር ገንፎ ምናምን። ያው እንሰሪም እንሰትም ስላለ በዛኛው ምክንያት ያው ብዙ ምንበላ ምግብ ባይላዊ ምግብ ብለን የምንወስደው ገንፎ ነው። ገንፎም ደግሞ በጣም አሪፍ ምግብ ነው ጥቁር ሆኖ። ለመብራትም ራሱን ሚመቼ ምግብ ነው አብዛኛው ጊዜ የሚመከር ምግብ ነው አሁን ጉንፋን ምናምን ሲይዝ እንደዛ ነገር ሲሆን ሲሆን በጣም ብዙ ጊዜ እንጠቀማለን። ያው እኔ ደግሞ በጣም የምወደው ምግ ስለሆነ። ያው ባይላውም ባይላውም ነው ደሞ እኔ አምወደው ምግብም ስለሆነ። አኔ ገንፎን አበላለሁ ብዙ ግዜ ማለት ነው።

ያ አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁኝ ጥያቄ በልጅነቴ የምትወደው ጨዋታ ምን ነበር? ይላል ያው ከልጅነቴ ጀምሮ እኔም የምጀምር እኔ ምወደው ያው አብዛኛው ጊዜ። ፉትቦል ነው የእግር እግር ኳስ ነው እግር ኳስ በጣም እወዳለሁ እግር ኳስ አሁን ራሱ በጣም ነው የምወደው ጫወታ ብዬ አስብ። አሁንም አያለው እና ደግሞ በጣም እወዳለሁ። እግር ኳስ በጣም አፍቃሪ ነኝ። አሁን ለምሳሌ እንትኑን አውሮፓ ላይ አውሮፓ ሊግ ላይ። እንግሊዝ እንግሊዝ ላይም ደግሞ አሁን አሁን ማንችስተር ሲቲ ደጋፊ ነኝ። በጣም እንትን ናቸው እንትን ነው። አሁን በዛም በዛም ልክ እኔ ደግሞ እንዲህ። ከልጅነቴ ጀምሮ የምወደው ጨዋታ የእግር ኳስ ስለሆነ በዛም ደግሞ እኔም እንትኑ ያው በዛም ልክ ማደግና በዛ እንትኑን ማሳደግ። ከዛ ትንሽ እንደ ህልሜ ራሱ እንደዚህ አይነት ተጫዋች እግር ኳስ ተጫዋች ሆኜ ማሳለፍ ነበር። አሁን አሁን ግን ያው ሚሆን አይመስለኝም። ቴንኪው አመሰግናለሁ በጣም